በዚህን ሰዓት የምጠቀመው ስልክ ቴክኖ ስፓርክ ሰርቲ ነው። በጣም ምርጥ ስልክ ነው ተመችቶኛል ያለው ፊውቸሪቲው ውስጥ ስትራክቸሩ በሙሉ በጣም ደስ የሚሉ ነገሮች አሉት። ለኔ አሁን የምመቸኝ ስልክ ቢኖር ቴክኖ ስፓክ ቴንፕሮ ነው።

በዚህን ሰዓት የተለያዩ ስራዎችን እሰራለሁ ኦላይን ፍሪላንስ ስራዎችን እሰራለሁ እንደገና ደሞ ማርኬት ምናምን እሞክራለሁ ትሬዲንግ ማለት ነው ትሬድ አደርጋለሁ። ከዛ ባለፈ ኖርማሊ በራሴ ንግድ ስራዎችን እሰራለሁ። እና ሊሚት አልወድም ገደብ እንዲኖረኝ አልፈልግም የተለያዩ ስራዎችን ሰርቼ ራሴን መለወጥ እፈልጋለሁ። ስለዚህ ራሴን መገደብ አይመቸኝም። እና አሁን ያለሁበት ሁኔታ ይሄንን ይመስላል። ስለዚህ ይሄንንም ስራ የመረጥኩበት በዚህ አይነት ሁኔታ ውስጥ ስላለው ነው።